በጣም ጥሩ ጥያቄ ነው ፀሀይ ወይ ጥላ ትወርጣለህ ለሚለው? እኔ ፀሀይን አልችልም አልወድም ጥላም ነው የምመርጠው። ጥላ ለህይወታችን ከለላ ነው። ለህይወታችን ደመና ወሳኝ ነገር ነው። ስለዚህ ጥላ ለማገኘት ደግሞ በደንብ ችግኞችን የአረንጓዴ ልማቶችን ማበረታታት አለብን። ጥላ ለማገኘት ደግሞ ችግኞችን በየጊዜው መንከባከብና መትከል አለብን። ስለዚህ እኔ የዶክተር አብይ የአሮንጋዴ አሻራ ልማትን በጣም እደግፋለሁ በጣም ሰፖርት አደርጋለሁ።

በጣም ጥሩ ጥያቄ ነው። ይሄም ጥያቄ የቤት እንስሳ አለክ? ለምሌው የቤት እንስሳ የለኝም። የቤት እንስሳ የሚባለው እነ ድመት እና ውሻ ድመት አህያ በግ ዶሮ ላሞች ግመሎች እና የመሳሰሎት ናቸው። እነኚህን የቤት እንስሳዎችን የለኝም። እኔ የቤት እንስሳ ለማርባትም ቦታ የለኝም ከተማ ነው የምኖረው ስለዚህ ገጠር ላይ ልኖረው ይኖራሉ ላያረቡ እችላለሁ። ግን ከተማ ላይ እንደዚህ አይነት አገልግሎት የለም።

በጣም ጥሩ ጥያቄ ነው የመጠጥ ውሃን ከየት ታገኛለህ ለምለው የመጠጥ ውሃ ምናገኘው? ከከተማ ልማት ከከተማ ልማት ነው የመጠጥ ውሃ ምናገኘው። ከተማ የከተማ ማስተዳደር ባቡዋ በየመስመሩ በየ ብሎክ ብሎክ ያስገባል ከዛ ሁሉም ሰው። በራሱ ድርሻ ደሞ እየከፈለ ወደ ቤቱ ወደ ግቢው ያረጋል በዛም አማካይነት ሁሉም ሰው በየጊቢው በየሰፈሩ ውሃ ይኖረዋል። እኔም እንደዛው ከአካባቢያችን ነው ምናገኘው ደሞ ንጹህ ለመጠጥ ሚውልቱን ውሃዎችን። በጂአር ከመኪና እንገዛለን ከሱቅ ነው ምንገዛ። ከባድ ፋብሪካ ተዘጋጅቶ ታሽጎ ምመጣው

በስራ ስንት ጥሪ ታደርጋለህ? ለሚለው ብዙ ጥሪዎችን አደርጋለሁ በስራ በስራ መክንያት ብዙ ጥሪ ብዙ ከሰው ጋር እደዋወላለሁ ከብዙ ሰዎች ጋር እደዋወላለሁ። ብዙ ስልክ አወራለሁ በስራ ምክንያት። በቀን ይሄን ያህል ማለት አልችልም። ብዙ ደቂቃዎችን አወራለሁ በቀን ብዙ ሰዓት የሚሆንም ሊያወራ እችላለሁ በቀን። ቀንም ማታም በስራ ምክንያት ብዙ ጊዜ ጥሪዎችን አደርጋለሁ። ስልክ ልውውጥ የጥሪ ልውውጥ አደርጋለሁ።

ጎረቤቶችን ድምጽ ትሰማለህ ለሚለው የጎረቤቶቻችን ድምጽ በደንብ ነው የምንሰማው። ጎረቤት ከጎረቤት ጋር ተደማምጦ ተጠባብቆ በደጉ በክፉ ጊዜ ይጠባበቃል ይደማመጣል። ስለዚህ እኔ ከጎረቤቶቼ ጋር ደም ስር ስሆን እየተጠባበቅን እየተደማመጥን እየተማካከርን ነው ምንኖረው ካ ህብረተሰቡ ጋር የጎረቤቶቼን ድምጽ በደንብ ነው የምሰማው

ኢሜል ትጠቀማለህ ለምለው ኢሜል የሌለው ሰው የለም ኢሜል በዚህን ዘመን ማንነት ነው ኢሜል ማንነትህ ነው። ስለዚህ ኢሜል ይጠቀማለሁ ኢሜል አለኝ። ብዙ ኢሜሎች ላይ አንድ እና ሁለት ኢሜሎች ራሱ ሊኖሩኝ ይገባል። አንድ ሰው ሁለት ሶስት ኢሜል ሊኖረው ራሱ ይገባል ብዙ ኢሜሎች መጠቀም። ለብዙ ነገሮች ኢሜል አለ ኢሜል የምትንቀሳቀሰው የምትሰራው ስራ የለም። ማንነት መግለጫ ነው ኢሜል

በጣም ጥሩ ነው? በመንገድህ ላይ ምግብ ትገዛለህ ለምለው መንገድ ላይ ምግብ አልገዛም እኔ የመንገድ ዳር ሚሰሩ ምግቦች ይሄን አይል ጥራት እየጎደላቸው ነው። አዋራለሁ ጥሩ ሚባል ቦታ ላይ አይደለም ሚሰሩት። ስለዚህ እኔ መንገድ ላይ ሚሰሩ ምግቦች። በተለይ የታሸጉ ምግቦች ካልሆነ በስተቀር ጽዳት አይኖራቸውም አቧራ አለው የሰው አይን አለው። ብዙ ነገር ስለሚጎድለው። መንገድ ላይ እንደ ልብ ውሃ አታገኝም ውሃ በአግባቡ እንኳን እጅን ታጥበህ ለመብላት በአግባቡ ላታገኝ ትችላለህ። ስለዚህ የመንገድ ዳር ምግብ እኔ ብዙም አልወድም አይመቸኝም

አይነት ዳቦ ትወዳለህ ለሚለው እኔ የተለያዩ ዳቦ እወዳለሁ። ዳቦ የተለያዩ ዳቦዎች ያሉ ተፈጥሮ ዳቦ አለ። ዲፎ ዳቦ አለ በማሽን ሚጋገሩ ዳቦዎች አሉ። ስለዚህ ብዙ ጊዜ የምንገባቸው በማሽን ሚጋገሩ ዳቦዎች ብዙ ጊዜ እንመገባለን። ግን ዳቦ ዲፉ በሆነ እለታት በዓላት ጊዜ ነው ቤት ውስጥ ሚጋገር እንጂ ሁሌ ላይጋገር ይችላል

ከጣም ጥሩ ጥያቄ ነው የጫማ ቁጥር ስንት ነው የምለው? እኔ አርባ እና አርባ አንድ ቁጥር ነው የምለብሰው። ጫማ ምለብሰው አርባ እና አርባ አንድ ቁጥር ነው። ሞደ ሰፊ ከሆነ አርባ እለብሳለሁ ሞደ ጠባብ ከሆነ ደግሞ አርባ አንድ ነው የምለብሰው። ግን ቁጥርህ ከዚህ ውጪ አይወጣም ከአርባ እና አርባ አንድ ውጪ አይወጣም። አርባ እና አርባ አንድ ቁጥር ነው የምለብሰው በጣም ደስ ይሉኛል።

በጣም ጥሩ ጥያቄ ነው ዳቦ ማብሰል ማብሰል ትችላለህ? ለምለው ዳቦ ማብሰል በደንብ ባልችልም ብዙ ጊዜ ዳቦ የሚያበሱሉ ሴቶች ናቸው እኔ ዳቦ ጋጋሪ አይደለሁም ዳቦ መጋገር ሙያ የለኝም በብዛን ዳቦ ማብሰል አልችልም ዳቦ ምጋግሩት ዳቦ ምደፉት ዲፎ ዳቦ ቤት ውስጥ ምደፉ ሴቶች ናቸው ከዛ የተረፈ ዳቦ ዳቦ ቤት ሰርቼ ስለማላቅ ስለ ዳቦ አበሳሰል ምንም የማውቀው ነገር የለኝም

ሻይ ትወዳለህ ለምለው ሻይም ቡና የምወደድ ነገር ነው ሻይም ቆንጆ ነገር ነው አነቃቂ ነገር ነው። በተለይ ቋጧት ጧት ቁርሳችን በልተን በቁርስ ሰዓታችን ሻይ በጣም እንጠቀማለን ይሄን አነቃቂ ነገር ነው። ከዛ የተረፈ ደግሞ ቡና ነው በአብዛኛው የምንጠቀመው እኛ የኢትዮጵያዊያን ኢትዮጵያዊ በቡና ስለምንታወቅ ሀገራችንን በቡና ምርት ስለምትታወቅ ቡና በብዛት እንጠቀማለን። ጠዋት ላይ ቀን ላይ ማታ ላይ ቡና እንጠቀማለን ቡና እንጠጣለን በጣም ቡና ነው የምመርጠው። ከሻይ ይልቅ

ምን አይነት ቦርሳ ትጠቀማለህ? ለምለው የተለያዩ አይነት ቦርሳዎችን ኢጠቀማለሁ ቦርሳ የተለያየ ቦርሳ አለ የተለያዩ ቦርሳዎችን እንጠቀማለን። እኔ ቦርሳ የምጠቀምባቸው የጀርባ ቦርሳ የላፕቶፕ ማያዣ ቦርሳዎች እጠቀማለው። አንዳንዴ የልብስ ማያዣ የልብስ መቀየሪያ ቦርሳዎችን እጠቀማለሁ። ስለዚህ እኔ የተለያዩ ቦርሳዎች ኢጠቀማለው አንዳንድ የኮምፒውተር መያዣ የላፕቶፕ መያዣ ከዛ ደግሞ የልብስ መቀየሪያ መያዣ ቦርሳዎች እጠቀማለው

በስልክ ገንዘብ ትልካለህ ለምሌው በስልካችን ብዙ ገንዘብ እንላላካለን በሞባል ባንኪንግ በቴሌብር በሲቪብር በተለያዩ ሲስተሞች ብራችን ወደ ሰው እናዘዋውራለን ከአንድ ወደ አንድ ይዘዋወራል። ስለዚህ እንጠቀማለን። እጠቀማለሁ

ልብስ በእጅ ታጥባለህ ለሚለው አዎ በብዛት በብዛት ልብስ የምናጥበው በእጅ ነው። ብዙ ቤት ብዙ ሰው ማሽን የልብስ ማጠቢያ ማሽን የለውም። ልብስ ምናጥበው በብዛት እኛ በእጃችን ነው በእጃችን ነው ልብሳችንን የምናጥበው። እኔም በእጄ ነው ልብሴ የማጥበው። ማሽን የልብስ ማሽን የለንም

በጣም ጥሩ ነው። ምን አይነት የሙቀት መጠን ትመርጣለህ? ለሚለው አካባቢያችን በጣም ሙቀታማ ነው። እኛ የምንኖርበት አካባቢ በጣም ወደ በረሃነት ነው የሚያደላ፤ ይሄን ከረር ያለ በረሃማ ሳይሆን ወደ ሙቀታማ ነው የምንኖርበት አካባቢ፤ እኛ ጥሩ አየር፣ ጥሩ መካከለኛ የሆነ ብርድም ያልሆነ ነፋሻማ አየር ቢሆን ደስ ይለናል። ደስ ነው የምለኝ። እኔ ሙቀትም በጣም ክርር ያለ ሙቀተም አልመርጥም። ቅዝቃዜም ደግሞ አልችልም።

ጥሩ ነው ሰዎችን እንዴት ታስተዋውቃለህ? ለሚለው ራሴንም ሆነ የተለያየ ነገር ሰዎችን የማስተዋውቀው ድርጅቴን የማስተዋውቀው በሶሻል ሚዲያ አማካኝነት በአካል በመግኘት። ሶሻል ሚዲያው ላይ የተለያዩ ማስታወቂያ በመስራት ራስህን ያስ ታስተዋውቃለህ። የድርጅትን ስራዎችን ስራህን ማንነትህን ብራንድህን በሶሻል ሚዲያ ነው ብዙ ጊዜ በዚህን ዘመን ራስን የምታስታውቀው በሶሻል ሚዲያ ነው። ጥሩ የምትሠራው ስራዎችንም በሶሻል ሚዲያ አማካኝነት እና በአካል በመሄድ ሰዎችን በማውራት ራስን በማስተዋወቅ ነው

በጣም ጥሩ ጥያቄ ነው መተግበራዎችን ታወርዳለህ ለምለው መተግበራዎችን በጣም አወርዳለሁ ብዙ መተግበራዎችን አውርጄ አፕሊኬሽኖችን አውርጄ እጠቀምበታለሁ። መተግበሪያዎቹ ወሳኝ ወሳኝ የሆኑ ለጥቅም የሚሆኑ መተግበራዎችን። ስልካችን ላይ ከፕሌስቶር ከክሮም አውርደን እንጠቀማለን ስለዚህ እጠቀማለሁ ደስ ነው የምልህ።

በጣም ጥሩ ጥያቄ ነው ዶሮ አለህ የሚለው ጥሩ ጥያቄ ነው። እኔ ዶሮ የለኝም ዶሮ እርባታ ለዶሮ እርባታ የሚሆን ቦታ እንኳን ቢኖረኝ እኔ ብዙ ጊዜ ዶሮ እርባታ አልሰራም ዶሮዎች የለኝም ዶሮ ወጥቧታ የለኝም፣ ዶሮ ቦታ ኖሮኝ ዶሮዎችን ቢያረባቸው በጣም ደስ ይለኛል ነበር እወዳለሁ አሁን ግን ዶሮ እርባታ የለኝም ለዶሮም የሚሆን ቦታም የለኝም።

ጧት ምን ትበላለህ ለሚለው ጥሩ ጥያቄ ነው? ጧት እኔ ያገኘሁትን ምግብ ነው የምበላው እንጀራ ልበላ እችላለሁ ዳቦ ልበላ እችላለሁ ቆሎ ልበላ እችላለሁ ቂጣ ጨጨብሳ ጨጨብሳ በመብላት ብበላ ደስ ይለኛል። እኔ ጠዋት ጠዋት ያገኘሁትን ዳቦ በወተት እበላለሁ። ስለዚህ ጠዋት ጠዋት ያገኘሁትን ምግብ እኔ አልመርጥም ያገኘሁትን በልቼ ወደ ስራ እሄዳለሁ